ኢንተርኔት አለህ ወይ? ለሚለው ጥያቄ አዎ ምናልባት መስመር ካልተቆራረጠ ወይም ደግሞ በቴክኒካል ችግር ካላጋጠመ ዋይፋይ ኢንተርኔት አገልግሎት አገኛለሁኝ። እና ቆንጆ የማይቆራረጥ በተለይ ከቅርብ ወራቶች ወዲህ በጣም ቆንጆ የሚባለው ዋይፋይ። እጠቀማለሁኝ እና በጣም ቆንጆ የሚባል የሆነ ወይፋ አገልግሎት እና የተለያዩ አላማዎች እጠቀምበታለሁኝ አንዳንድ ጊዜ ጊዜ ካገኘው ለመዝናኛነት የተለያዩ ሶሻል ሚዲያዎችን እመለከታለሁ። ከዛ ባሻገር ደግሞ እንደዚህ የኢንተርኔት አክሰስ የሚፈልጉ ስራዎች ካሉ እንደዚህ እነሱን ስራዎች እሰራበታለሁ ትምህርት እማርበታለሁ ምናምን። ኢንተርኔት አገልግሎት ተተካሚ ነኝ ማለት እችላለሁ

አካባቢያችሁ ላይ ድልድይ አለወይ ለሚለው ጥያቄ? አዎ። የተለያዩ ድልድዮች አሉ የዋና አስፋልት ላይ የሚገኙ ድልድዮች አሉ። ከዛም ባሻገር ደግሞ የውስጥ ለውስጥ መንገዶች ላይ የሚታዩ በአካባቢያዊ ቁሳቁሶች የተሰሩ በተለይ በእንጨት ድልድይ በእንጨት የተሰሩ ድልድዮች አሉ። ከዛ ውጪ በ ደረጃቸውን የጠበቁ የመኪና መጓጓዣ ድልድዮች ይገኛሉና ብዙ ድልድዮችን ማንሳት እንችላለን

ምን አይነት ስልክ ትጠቀማለህ ምን አይነት ስልክ ትጠቀማለህ? ለሚለው ከዚህ በፊት በጣም ሳምሰንግ አክሰስ ነበረኝ። ኢንፊኒክስ ነበረ። ነበሩ አሁን ላይ ግን በመደበኛነት የ ሳምሰንግ ስልኮችን አዘውትሬ መጠቀም ጀምሬያለሁኝ። ምክንያቱም የሚሰጡት ፊውቸራቸው ምናምን ናቸው በጣም ደስ ስለሚለኝ በብዛት ሳምሰንግ ተጠቃሚ ነኝ። የሳምሰግም አድናቂ ነኝ

የትውልድ ከተማ የት ነው? ለሚለው ጥያቄ ትውልድ ከተማዬ። በቅድሞው ደቡብ ክልል ብሄር ብሄረሰቦች ህዝቦች ክልል ውስጥ አሁን ደግሞ በማዕከላዊ ኢትዮጵያ ክልል በወልቂጤ ከተማ አካባቢ ላይ ነው የተወለድኩት። በትክክል እዛ ከተማ ላይ የተወለድኩ ባይሆንም ግን ማቅረቢያው በሚገኙ ገጠር አማካባቢዎች ላይ ተወልጄ አድጌ ትምህርት የመጀመሪያ ድርጅት ትምህርት ቤትን እዛው በቀበሌያችን። ከዛ ደግሞ ሁለተኛ ረጅም ትምህርት ቤት ደግሞ በወልቂጤ በቀድሞ አጠራሩ ጎሮ አጠቃራይ ሁለተኛ ደረጃ መሰናና መሰናዶ ትምህርት ቤት። በአሁኑ ደግሞ አበሩስ አጠቃላይ ሁለተኛ ደረጃ እና መሰናዶ ትምህርት ቤት በሚል ለመስስያሜ ገብቼ የሃይስኩል ደረጃንም ተምሬበታለሁና። ውልቂጤ ከተማ አካባቢ ነው የተወለድኩት

ቅርጫት አለህ ወይ? ነው የሚለው ጥያቄው አዎ ያው ቅርጫቶቹ የተለያየ ቢሆኑም በተለይ ለቆሻሻ መጠራቀሚያ የሚሆን የደረቅ ቆሻሻ ማጠራቀሚያ ቅርጫትን። እገዛለሁ ቤት ውስጥም አስቀምጣለሁኝ ውጭ ላይም እንደዚህ አስቀመጣለሁኝ። ከዛ ውጪ እንኳን ገበያ ሚሆን ዘንቢል ወይም ደግሞ ቅርጫት ነው። ያ ብዙ ጊዜ አልጠቀምም ወንድም እንደመሆኔ መጠን ምንአልባት በፌስታል ልጠቀም እችላለሁ እንጂ። አሁን ላይ ያው ላስቲክ ነገሮችን አትጠቀሙ የሚል ህገ ደምብ ስለወጣ ከሱ ከሱ አንፃር። ምናልባት ማዳበሪያ እኔ ቀለል ያሉ የጨርቅ እቃዎችን ምናምን ልጠቀም እችላለሁ እንጂ በብዛት። እንዳልገባ አለ አልሆነም ለቤት ስትጠቀሚያ ግን እገዛለሁ

የምትወደው መጠጥ ምንድነው? ከመጠጥ ደረጃ ለመናገር ይሄ ነው ብዬ በጣም ይሄ ማይ ፋብራይት ድሪንክ እንደዚህ ነው ብዬ ምናምን መናገር አልችልም። አብስተህ በጣም የምትጠቀመው የትኛው ነው? ካተባለ ግን ውሃን አብዝቼ እጠቀማለሁ። ከዛ ውጪ ምናልባት ማር ካለ የማር ብርዝ ብሰራለት ብሰራ ደስ ይለኛል። እንጂ በተለይ በአልኮል ደረጃ ላይ የአልኮል ተጠቃሚም አድራጊም አይደለም። አልፎ ባላየው የሆነ በጣም ቆንጆ ከተሰራ ደግሞ ጠላ ልጠቀም እችላለሁ እኔ የውሃ አድናቂ ነኝ።

ምን ያህል ጊዜ መጽሐፍ ታነባለህ? ድሮ ድሮ አነብ ነበረ። ልብ ወለድ መጽሐፎችን አነብ ነበረ በተወሰነ መልኩ በጣም አንባቢ የምባል እንኳን ባልሆነው። ቢያንስ በአመት አራት አምስት መጽሐፎችን እስከ ስድስት መጽሐፎችን አነብ ነበር። ከዛሬ አስራ ሁለት አስራ ሶስት አመት በፊት። አሁን ላይ ግን የማንበብ በሀሌ ደካማ ሆኗል። እሱ ይልቅ እንደዚህ እንደዚህ በድርገጽ ላይ በኦንላይን ላይ የሚሰሩ ስራዎች በመፈለግነው። በብዛት እየደከምኩኝ ያአለሁት ምናልባት እንደ ሳይለንሲዎ አይነቶቹ ጥሩ። እንትን ያላቸው ከፍያ የሚፈጽሙ ከሆነ እነሱ ላይ ብዙ ጊዜ ማባከን እፈልጋለሁኝ ገንዘብ የሚስገኝ ነገር ማግኘት እፈልጋለሁ። ከዛ ወጭ ግን መጽሐፍ ግን ብዙ አንባቢ አይደለዉም። ምናልባት አሁን ላይ በአመት ሁለት ወይም አንድ መጽሐፍ ባነብ ነው። ስለዚህ ድሮ አነብ ነበር አሁን ግን ማንበብ አቁሚያለው ማለት እችላለሁ

ጥቅማ ጥቅሞች ምን አይነት ጥቅማ ጥቅሞች አሉህ? ምናልባት የቅዳሜ ማበረታቻ ወይም ደሞ ተጨማሪ ክላስ እነሱ እንደ ጥቅማ ጥቅም ከተያዘ እሱ ላይ አገኛለሁ፤ ዜሮ ክላስ የሚባል አለ። ሞርኒንግ በጣም አረፈድ ብለን ማክሰኞ እና ሀሙስ ለአንድ ሰዓት ያክል ሰው አንሰራለን፤ ከዛ ውጪ ደግሞ የቤት ለቤት ቱቶር አልፎ አልፎ የሚሆን እሰራለሁ። እነዚህን ለጥቅማ ጥቅም ከተያ፣ እነዚህ ናቸው ከመደበኛ ደሞዝ ውጪ የማገኛቸው ጥቅማ ጥቅማች ማለት ነው።

መጠበቅ ግዴታ ነው ወይ? እንግዲህ ሁኔታዎቹ ይወስኑታል መጠበቅ አስፈላጊ የሚሆንበት ጊዜ አለ። ነገሮችን በትዕግስት መጠበቅ ያው ትዕግስት ጉዞዋድ አድካሚ ነው። ፍሬዋ ደግሞ ጣፋጭ ነው ይባል የለም። ስለዚህ ከዛ አንፃር አንዳንድ የግድ ሳንወድ በግድ ምንጠብቃቸው የምንጠብቅባቸው አጋጣሚዎች ይኖራሉ። በእኛ አቅም ሊከወን የማይችል የግድ ሌላ ላሳ እርዳታ የሚያስፈልግ ከሆነ። የቀጠሮ ቦታ የተለያዩ መስሪያ ቤቶች ጉዳይ ለማስፈፀም በምትሄድ በሰአት መስሪያ ቤቶች ስትሄድ ብዙ ወረፋ ልትጠብቅ ትችላለህ። እና ከዛ ከዛ አንፃር መጠበቅ ግድ ነው። አማራጭ የለም። በተለይ እንደኛ አገር በዙ ነገራችን ባልተመቸችበት ሁኔታ ላይ ብዙ አሰራራችንን በጣም ደካማ በሚባልበት ባልዘመነበት እውነት ላይ ያለ መጠበቅ ግዴታችን ነው

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? አሁን ላይ አብዛኛውን ጊዜ ማሳልፈው እንደዚህ የኦንላይን ላይ የሚሰሩ ስራዎችን በብዛት በመፈለግ ነው። ዩቲዩብ ላይም ሊሆን ይችላል። ቴሌግራም ላይ ሊሆን ይችላል አንዳንድን ግሩፖችን እንቀላቀላሁኝ። ፌስቡክ ላይም ሊሆን ይችል ይሆናል እነሱን እንደዚህ ሶሻል ሚዲያ ላይ። የሚለቀቁ የተለያዩ የኦንላይን ስራዎች አሉ የሚል ነገር ካለ። እነሱ ብቻ አርቆታል ግን ሙከራ። አደርጋለሁ ከዛ ውጪ ምናልባት ጊዜ ካለኝ ደግሞ። እንደዚህ ስፖርታዊ እንቅስቃሴዎችን በተለይ ኳስ ባይመርጣለሁኝ። እንጂ በብዛት የማሳልፈው ስራ በመፈለግ ነው

በስራዬ ላይ የሚያጋጥሙኝ ተግዳሮቶች አይኖሩም ማለት አልችልም ይኖራሉ። ያው ሰው እንደመሆን መጠን ስራ እንደሚሰራ እንደመሰራቱ መጠን የተለያዩ ስትገራሮቶች ወይም ችግሮች አጋጥማለሁ። ለምሳሌ መመርና መሆን የመጣን የተማሪዎች የተነጋገር ሁኔታ የተማሪዎች የመማር ፍላጎት የመቀበል አቅም ፈተና ላይ በሚፈትን በሰአት ላይ ፈተና ውጤታቸው በጣም አሳፋሪ አስደንጋጭ መሆኑ እንደዚህ እነዚህ ነገሮች እንደ ተዳሮት ሊነሱ ይችላሉ። ማስተዳደር በኩል የሚመጡ ጫናዎች የስራ ጫናዎች። የተማሪዎች አቅም አስተዳዳሪዎች አለመቀበላቸው ወይም ደግሞ አቅም ያለው ተማሪና ለመቀበል ተለያዩ የተማሪ ዲዚፕሊንም የአቅም ፈትም ያለባቸው ልጆች ከተለያዩ ትምህርት ቤቶች ሲመጡ በመቀበል የመሳሰሉት ተግዳሮቶች ሊሆኑብን ይችላሉ። እንደ ስራ ከዛ ውጪ ግን ይሄ ነው የሚበልጥ ተደሮት አላጋጠመኝም

ሳንቲም ትቆጥባለህ ወይ? ሳንቲም አሁን በሳንቲም ደረጃ ያለ የገንዘብ ዋጋ በጣም ደካማ ነው አነስተኛ ነው በተለይ እንደኛ ጋር በዚህ ሳንቲም። ድሮ ቆጥብ ነበረ የራሱ የሆነ ሳጥን አዘጋጅቼ የማገኛቸው ዝርዝር ሳንቲሞችን ነበር። በዛ ሰዓት ውስጥ እና ከዛ በኋላ ግን የሳንቲም የመግዛት አቅሙን ደካማ እየሆነ አይደለም ሳንቲም የቀና አምስት በር አስር በር የሚባሉ የበር ኖቶች የመግዛት አቅማቸው ደካማ ስለሆነ እነሱ ራሱ ከገበያ እንዲጠፉ ነው። ዝርዝሩ በጣም ለኪስህ ለማቆጣር አላማ ሰርቼም ስለሚኛው ማለት ነው። ስለዚህ አሁን ላይ አልቆጠመም ማለት እችላለሁ

ምን ትመገባለ? ምንም ብቻ እቃው ንጹህ ይሁን። በትሬ ሊሆን ይችላል፤ በሳህን ሊሆን ይችላል በሀገራዊ የሚሰሩ ስም መሶቦች አሉ። እነሱ ሊሆን ይችላ፤ ብቻ ንጽህናቸውን የጠበቁ ከሆነ እና ለይታ ቆንጆ የሆነ መስብ ያላቸው ከሆነ፣ በምንም ቢቀርብልኝ እኔ ችግር የለብኝም። ዋናው ምክቡ ቆንጆ ቃና ወይን ጣዕም አለ ወይ የሚለው ላይ ነው

ኦ እጅግ በጣም ደስ የሚል ጥያቄ ማር በጣም በጣም በጣም እወዳለሁ። በልጅነቴ አባቴ ቀፎ ያንብ ስለነበረ ንብ ያንብ ስለነበረ። በጣም አብዝቼ እወዳለሁ አሁንም ድረስ በጣም ከምወዳቸው ነገሮች ውስጥ የመጀመሪያውን ቦታ ሊይዝ የሚችለው ማር ነው። በተለይ የራሱ የሆነ ቃና አለው። በርግጥ ከቦታ ቦታ ሊለያይ ይችላል ጥቁር ማር ሊኖር ይችላል ቀይ ማር ሊኖር ይችላል። በጣም ነጭ ማር የሚባል ሊኖር ይችላል እንደየአካባቢ ሊየያይ ይችላል። በተለይ ያደኩበት አካባቢ ላይ ያለው የማር አይነት በጣም በጣም ከምወዳቸው የማር አይነቶች ውስጥ በዋናነት አስቀምጠዋለሁኝ

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ ወይ ለሚለው? አዎ በጣም መልካም የሚባል ግንኙነት አለኝ። ያው ስራ ቦታ ላይ ስራና ስራ ነው ሊያገናኘን የምችለው። ስለዚህ ስራን ባግባቡን ምሰራ ከሆነ የሰዎችን መብት ማልጋፋ ከሆነ የራሴን መብት አሳልፌ መስጠት የማልችል ከሆነ ደግሞ አንዳንድ ነገሮችን አይቶ ማለፍ የሚችል አይነት ስብእና ያለኝም ስለሆነ። ከስራ ባልደረቦች ጋር ጥሩ የሚባል የስራ ግንኙነት። አለኝ።

ልብሶችህ በስአራ ተቀመጡ ናቸው ወይ? እንደ ሁኔታው ነው። የእረፍት ቀናት በመምሆንበት በሰአት ላይ ልብሶችን አጣጥፌ አጥቤ አድርቄ በኋላ አጣጥፌ በቁም ሳጥነስ በሚገባ እደራድራለሁ። ግን በማንኛውም በስራ ቀናት ግን መምረጡ ጊዜ ስለሚወስድ በዛ ላይ እነሱን አሰብስቦ ማስቀመጥ የራሱ የሆነ እንትን ሀስል ስላለው ከዛ እንደ ነገሩ አደርገዋለሁ ወይም ግን ባለቤቴ ብዙ ጊዜ ደርድራ። ታስቀምጣለች

አስተያየት መቀበል ትወዳለህ? አው ለሰራዋቸው ስራዎች ብዙ ጊዜ ኮመንት አስተያየት እንዲሰጡኝ እሞክራለሁ። አስተያየቶችን እቀበላለሁ አንዳንድ ማስተካከል የማልችላቸው ተፈጥሯዊ የሆኑ ሁነቶች አሉ። ከዛ ውጪ ግን በራሴ በኩል ማስተካከል የምችላቸው የማውቃቸው አይነት ችግሮችም ይኖራሉ እነሱን ግን ለማስተካከል ጥረት አደርጋለሁ። ከሰዎች አስተያየትም እቀበላለሁ

ማሸነፍ ትችላለህ ወይ? በተሰማራሁባቸው የስራ መስኮች ላይ በተቻለኝ መጠን ውጤታማ ሆኖ መገኘት እችላለሁ እፈልጋለሁም። ለዛ ስኬት ደግሞ ማድረግ የምችለውን ሁሉ አቅም የፈቀደውን ሁሉ አደርጋለሁ አሸናፊ ነው። ለሚለው በግል አሸናፊ ነኝ ብዬ አምናለሁ። ግን እንደ ተቋም ደግሞ ገምጋሚ አካላት የራሳቸው የሆነ የመገምገም መስፈርት ስላላቸው እሱ ሊሆን ይችላል። ኳስ አብዝቼም ስለምጫወትም ስለምወድም ኳስ ሜዳ ላይ ብዙ ጊዜ አሸናፊ ነኝ ማለት እችላለሁ

ኢሜል ትጠቀማለህ አዎ በተለይ ከተወሰነ አመት ወዲህ ከሁለት ሺህ አስራ ዘጠኝ በፈረንጆች ከዛ ወዲ አዘውትሬ እጠቀማለሁ። በወቅቱ የ ከፍተኛ ትምህርት ተቋም ተማሪ ስለነበርኩኝ ማስተርስ ዲግሪ እየተማርኩ ስለነበረ ለእሷ ያስፈልገኝ ስለነበረ በብዛት እሱን መጠቀም ከእሱ ወዲህ ነው መጠቀም የጀመርኩት አሁን ላይ ግን ከአንድም ሁለት ሶስት ኢሜሎች አሉኝ ለተለያየ እንትን እጠቀምባቸዋለሁኝ አላማ ማለት ነው። ስለዚህ በደንብ እጠቀማለሁ አሁን

ዛሬ የመጀመሪያ ምግብ ምን ነበር? የሚለው ምግብ እውነት ለመናገር ብዙ አልተመገብኩም ማለት እችላለሁ ግን ሸንኩራ አገዳ ገዝቼ ተጠቅሜያለሁኝ ከዛ ዉጭ ምናልባት ጥሩ ስሜት ላይ ስላልነበርኩኝ የምግብ የምግብ ፍላጎት አናሳ ስለነበረ ምግብ አልተጠቀምኩም ባይሆን ፈሳሽ ነገር ግን ለመጠቀም ሞክሬያለሁኝ አቅም እንዲሰጠኝ ብዬ እውነት ነው።